አሁን ደግሞ መስኮት በሚል ቃል ዙሪያ እየተዋየን ወይ ደግሞ እየተነጋገርን የምንቆይ ይሆናል ማለት ነው። ስለዚህ መስኮት ብለን ስንል ምን ማለትችን ነው? እንግዲህ አንድ ቤት ሲሰራ ከሚያስፈልጉት መሰረታዊ ነገሮች አንዱ መስኮት ነው። ሁለተኛ በር ነው። እንግዲህ መስኮት ምንድነው? በበር እንደ በር ሆኖ ይሄ ግን ሰው ለመውጣት ለመግባት ለማስገባት ለማውጣት የምንጠቀምበት ሳይሆን። ከቤታችን ለምሳሌ ይሄ መጥፎ ጠረን ያለው ነገር እንዲወጣ ይሄ በሽታ ደረጃ ያለው ነገር እንዲወጣ የሚያደርግና እንደዛም ደግሞ ውጪ የንጹህ አየር ወይም ደግሞ ንጹህ ንፋስ እንዲገባ የምንጠቀምበት ነገር ነው። ስለዚህ እንደዛም ደግሞ ቤታችን ውስጥ ሆነን እንግዲህ ወደ ውጪ ላይ መመልከት ወደ ውጪ ላይ ያለውን ለማየት የምንጠቀምበት ነገር ቢኖር መስኮት ነው። እንደዛም ደግሞ ምንድነው? ይሄ ወደ ቤታችን ወይም ደግሞ ቤት ሊሆን ይችላል መኪና ሊሆን ይችላል የትኛውም ነገር ሊሆን ይችላል። ግን ይሄ ብርሃን እንዲገባ ቤታችን ውስጥ ለምሳሌ ማብራት ይሄ ከማብራት ውጪ ይሄ በተፈጥሮ ያለው ነገር ወይ ደግሞ በተፈጥሮ ያለው ብርሃን ወደ ቤታችን እንዲገባ ለማድረግ እንግዲህ የሚጠቅመን ነገር ነው ማለት ነው። ስለዚህ መስኮት እንግዲህ በጣም ወሳኝ ነው በጣም ጠቃሚ ነገር ነው። አንዳንዴ ለምሳሌ እንግዲህ ቤታችን ውስጥ በጣም ከፍተኛ የሆነ ሙቀት ሊኖር ይችላል ከፍተኛ የሆነ እንግዲህ የሰውን እስከማፈን የሚደርስ አይነት ያለው ምሳሌ ከሰል። እምናቀጣጥል ከሆነ ቤት ውስጥ እንግዲህ ከዛ እየተነሳ ምን ሊኖር ይችላል ማለት ነው። ይሄ ጪሱ ቤት ሊሞላ ይችላል ወይም ደግሞ ቤት ሊያፍን ይችላል ስለዚህ ያ ነገር እንግዲህ እንዲወጣ ወይ ደግሞ ከቤት እንዲወጣ ለማድረግ እንግዲህ በጣም ወሳኝ እና በጣም አስፈላጊው ነገር ምንድነው ማለት ነው? ይሄ ይሄ በጣም አስፈላጊ የሚባል ወይ ደግሞ ወሳኝ የሚባለው ነገር በዚህ መልኩ ምን ሊሆን ይችላል ማለት ነው። ይሄ በዚህ መልኩ ሊስተካከል ይችላል ማለት ነው። ስለዚህ ሊስተካከል ይችላል ስል ይሄ በጣም ወሳኝና እና በጣም ጠቃሚ ነገር ነው። ስለዚህ ከቤት ያ ነገር እንዲወጣ የምንጠቅመበት መንገድ ምንድነው ማለት ነው? ይሄ መስኮት ነው ማለት ነው። ስለዚህ መስኮት እንግዲህ ንፋስ ማስገቢያ ነው ማብራት ማስገቢያ ነው። አየር ያው ንጹህ አየር እንዲገባ እንደዛም ደግሞ ይሄ መጥፎ ይሄ የምንላቸው አይነት ነገሮች ለምሳሌ ሽታ ሊሆን ይችላል የተለያዩ ነገሮች ወይም ደግሞ ቆሻሻ ነገሮች ሊሆን ይችላሉ ከቤታችን እንዲወጡ የሚያደርግ የምናደርግበት መንገድ መስኮት ነው። ሌላ ደግሞ እንግዲህ አንዳንዴ ለምሳሌ ምን አለ አደጋ እንኳን ቢያጋጥም ለምሳሌ ወደ በር መድረስ እማይመቸን ከሆነ ራሳችንን ለማዳን ወይ ደግሞ ራሳችንን ለማትረፍ እንግዲህ የምንጠቀምበት ነገር ቢኖር መስኮት ነው። ስለዚህ መስኮትን ተጠቅመን ምን እናደርጋለን ማለትነው? ልናመልጥ እንችላለን ከአደጋው ደግሞ አደጋ ላይ ከምንጥል ህይወታችንን አደጋ ላይ ከሚጥል ነገር ልንተርፍ እንችላለን ማለት ነው። ስለዚህ ይሄ ምን ያክል ወሳኝና ምን ያክል እንግዲህ ጠቃሚው እንደሆነ ከዚህ ልንረዳ ወይም ደግሞ ከዚህ ልናስተውል ወይ ደግሞ ልንማር እንችላለን ማለት ነው። ስለዚህ እንግዲህ የመስኮት ያን ያክል አስፈላጊ እና ያን ያክል ጠቃሚ እንደሆነ ማወቅና መርዳት መቻል አለብነ ማለት ነው። ስለዚህ በአጠቃላይ እንግዲህ መስኮት ብለን ስንል ዝም ብለን ያው ሳይሆን እንግዲህ አስበንበት ወይ ደግሞ ለዚህ አላማ ታስቦበት የሚሰራ ነው። አለዚያ አንድ ቤት ለምሳሌ መስኮት ከሌለው በር ስንዘጋ የመታፈን አይነት ነገር ይመጣል። እንግዲህ ብርሃን ራሱ ሲገባ ወይ ደግሞ ውጪ ስናይ እኛ ባናውቅም የራሱ የሆነ እንግዲህ ተጽኖ አለው። ወደ ቤት ውስጥ እንግዲህ ይሄ ጥሩ መብራት ወይ ደግሞ መብራት መግባት እንዲችል እሚያደርግ እንደዛም ደግሞ እንግዲህ ህይወታችን ውስጥ እንግዲህ ጠቃሚ የሚባለው ነገር ሊገባ እንዲችል እንግዲህ ይሄ በጣም ወሳኝ ነው በጣም ጠቃሚ ነገር ነው። በአጠቃላይ ስለዚህ መስኮት እንግዲህ በአጠቃላይ ወሳኝ እና በጣም ጠቃሚ ነገር ነው። ሁሉም ሰው እንግዲህ ያንን አውቆ ወይ ደግሞ ያንን ተረድቶ ምን ማድረግ አለበት ማለት ነው። እንግዲህ ጠግሮ በርትቶ እንግዲህ ሰርቶ ከዛ በኋላ ቤቱን ሲሰራ ይሄ ሊረሳ ከሚገባው ነገር መካከል መስኮት ማውጣት ነው ማለት ነው። ስለዚህ እንግዲህ የመስኮት አይነት ደግሞ አለ በጣም ትንሽ መስኮት ሊኖር ይችላል ይሄ እንደተፈለገለት አላማ ነው። ለምሳሌ በጣም ሰፋ የሚሉ መስኮቶች ሊኖሩ ይችላሉ። እንደዛም ደግሞ እንግዲህ ብዛቱን በዛው ልክ ለምሳሌ አንድ መስኮት ሁለት መስኮት ሶስት እያለ እንግዲህ የቤቱ እንደየቤቱ እንትን ስፋት የመስኮቱን ብዛት በዛው ልክ ይወሰናል ማለት ነው። ስለዚህ በትንሹ ግን አንድ ክፍል አንድ መስኮት ያስፈልገዋል። በአጠቃላይ ስለዚህ የትኛውንም ቤት ስንሰራ አንድ ቤት አሁን ስንሰራ ክፍሎች ይኖሩታል። ሶስት አራት ክፍል ሊኖር ይችላል ስለዚህ ሶስት ክፍል ካለው በትንሹ ሶስት መስኮት የግድ ሊኖር ይገባል ማለት ነው። ያለመስኮት እንግዲህ አንድም ቤት ቤት ለማለት ስለሚከብድ ማለት ነው። ስለዚህ በአጠቃላይ መስኮት እንግዲህ በጣም አስፈላጊ እና በጣም ወሳኙ ነገር ነው። ስለዚህ ሁሉም ሰው ያንን አውቆ ያንን ተረድቶ እንግዲህ ምን ማረግ አለበት ማለት ነው። ይሄንን ለዚህ አላማ መጠቀም አለበት ብዬ አስባለሁ አመሰግናለሁ